ከስራ ሰዓት ውጪ እ ትሰራለህ እንደ ሁኔታው ይወሰናል አንዳንዴ መደበኛ ከምሰራው ስራ በተጨማሪ ሌላ ስራ መስራት እንዳለብኝ ከተሰማኝ ወይ ደግሞ እንደዛ የሚያስገድደኝ ሁኔታ ካጋጠመኝ የስራ ሰዓት ውጪ ለመስራት እ ጥረት አደርጋለሁ። በአጠቃላይ ግን ስታይ ብዙውን ጊዜ ከስራ ሰዓት ውጪ አልሰራም

ስራዬ ያን ያህል አድካሚ አይደለም። ቁጭ ማለትን ይጠይቃል እርግጥ ብዙን ጊዜ ስራውን ለመስራት ቤት ውስጥ ቁጭ ማለትን ይጠይቃል። ያ ደሞ ወደ ውጭ ወጣ ብሎ አየር መተንፈስ የመሳሰሉ ነገሮችን እንቅስቃሴ ማድረግ ስለማይጠይቅ ሊያሰለች ይችላል። ሆኖም ግን እንደፈለኩ መንቀሳቀስ እንድችል ሁኔታውን ስለሚፈቅድልኝ አድካሚ አይደለም

ልብስህን አዘውትሮ ለማጠብ ጥረት አደርጋለሁ ንጹህ እና ፀደት ብሎ የመታየት የክብርም ጉዳይ ነው። አንድ ሰው የሚቆሽሽ ከሆነ እና ልብሱን በተደጋጋሚ የማያጥብ ከሆነ ወይ ደግሞ ንጽህናውን የማይጠብቅ ከሆነ በሌሎች ዘንድ ያለውን አክብሮት በሌሎች ዘንድ ያለውን ተወዳጅነት ያጣል። ስለዚህ ዘወትር ለማጥበብ እሞክራለሁ

የምመርጠው የሙቀት መጠን በጣም ያልሞቀ ለመተንፈስ የማያስቸግር በጣም የሚያስቸግር በጣም ያልሞቀ እንዲሁም ደግሞ። መካከለኛ የሆነ በጣምም ያልቀዘቀዘ ከሁለቱም ያልሆነ አስቸጋሪ ያልሆነ የሙቀት መጠን በጣም ደስ ይለኛል። ሁለቱን እወዳለሁ

በመስኮት ከሆነ መቀመጥ ሁሌም ነው የምወደው አንድ ሰው ቤት ውስጥ ሆኖም በመስኮት ጎን መቀመጥ ደስ ሊለው ይችላል ስለዚህ እኔም ስራ ቦታዬም ሆነ ቤቴ መስኮት አጠገብ ነው ያለው ወደ ውጪ እያየሁ ስራዬን መስራት። ወደ ውጭ እያየሁ መመሰጥ ደስ ይለኛል በዛ ላይ ደግሞ በመስኮት በኩል ብርሃን ሲገባ ልዩ ነገር ስለሚፈጥር ደስ ይላል

የስራ ልብስ እለብሳለሁ የምሰራበት መስሪያ ቤት ያንን ልብስ እንድለብስ የሚያስገድደኝ ስሰከሆነ ወይ ደግሞ የደንብ ልብስ ካለው ያንን የሚመጥን ስለሆነ ለሙያም አክብሮት እንዳለኝ የሚያሳይ ስለሆነ የስራ ልብስ መልበስ ያስደስተኛል በጣም እወዳለሁ። እዚህ የምለብሱ ሰዎችንም ሳገኝ በጣም አደንቃቸዋለሁ

አዎ መዝገቦችን አስቀምጣለሁ አንድ የተሰራን ነገር ወይ ደግሞ አንድ የተከነወነን ክንውን መዝግቦ ማስቀመጥ እጅግ በጣም ቆንጆ ነው። ሌላ ጊዜ ለማስታወስ በጣም ይረዳል። እንደውም ደግሞ በስርዓትና በተደራጀ መልኩ ነገሮችን በቀላሉ ለማግኘትም ስለሚያግዝ መዝገቦችን ማስቀመጥ በጣም ያስደስተኛል። ጥሩ ልማድ እንደሆነ ይሰማኛል

መብራት ሲቆረጥ ደስ የማይል ስሜት ይፈጥራል በጣም የሚረብሽ ነገር አለው እንደው እውነታው ለመናገር ከሆነ። እዚህ መብራት ቆረጥ ምንም ማድረግ አይቻልም ቤት ውስጥ ጨለማም ስለሚሆን በሌላ ብርሃን መስራት የምችል ከሆነ በራራ ብርሃን መቀመጥ የምችል ከሆነ እችላለሁ አደርገዋለሁ ካልሆነ ግን ዝም ብዬ ተቀምጬ ፊልም እና የመሳሰሉ ነገሮችን አያለሁ

የምወደው መተግበሪያ የኤዲቲንግ መተግበሪያዎችን በጣም እወዳለሁ ምክንያቱም ብዙ ነገሮችን ያቀልልኛል ስራዬን ፈጣን እንዲሆን ስለሚያደርግ ነገሮችን ይበልጥ ስለሚያቀለጣጥፍልኝ የኤዲቲንግ መተግበሪያዎች በጣም ደስ ይለኛል። የፎቶም ሊሆን ይችላል የቪዲዮም ሊሆን ይችላል የፋይሎችም ሊሆን ይችላል ማንኛውንም ነገር አዲት የሚያደርግ መተግበሪያ ደስ ይለኛል

የአከባቢ ገበያ የደራ የደመቀ ነው። በጣም ሞቅ ያለ ነው በተለይ አንዳንድ ዝግጅቶች ወይ በዓላት ሲኖሩ በጣም ቆንጆ ይሆናል ሞቅ ይላል እና ሁሌም ስለሚያጋጥመኝ ወደ ስራም ስሄድ በተለያየ አጋጣሚዎች ከዛ አቋርጬ ማለፍን ስለሚጠይቅ በጣም ቆንጆና ደመቅ ያለ ሆኖ አገኘዋለው።

በመስመር ላይ ገዢ ነኝ። አዎ ብዙ ነገሮችን ያው ቀድሞ እዛ በአካል ሄዶ ማጣራት ትንሽ ሊከብድ ስለሚችል። ቤቴ ሆኜ የእቃውን አይነት የእቃውን ጥራት ብዛቱን እንዲሁም ዋጋውን በደንብ ቤት ሆኜ ካጣራሁ በኋላ። ምናልባት መሄድ ካለብኝም እሄዳለሁ ወይ ደግሞ ግዢ ፈጽሜ ቤት እንዲያመጣ አደርጋለሁ

የቤቴ እንስሳ በፊት ነበረኝ። በግ ነበረኝ ያንን በግ። ሴት በግ ነበረች ትዝ ይለኛል በትንሽ ብር ነበር ገዝቶ አባቴ የሰጠኝ። ስለዚህ ያቺኛዋን በግ እያገድኩ አሳድጋት ነበረ። እና ወልዳ ብዙ ሌሎች ግልገሎችን ሰጥተኝ እንደነበር ትዝ ይለኛል

የምወደው ጫማ ቀለል ያለ ጫማ ቢሆን ደስ ይለኛል። ስኒከር አይነት ምክንያቱም ሶሎቹ በጣም ቀለል ስለሚሉ ስረግጥ አይቆረቁረኝም ወይ ደግሞ የህመም ስሜት እንዲሰማኝ አያደርግም። እዚህ ቀለል ብል በጣም አሪፍ ነው። ባይከብድና ለመራመድ ምቹ

ቤት ውስጥ መሆን የሚያስደስተኝ ሰው ነኝ ብዙ አይነት ብዙ ጊዜ ቤት ውስጥ መሆኔን ነው የምወደው። የተለያዩ ነገሮችን ቤት ውስጥ ተቀምጠው ማድረግ ደስ ይለኛል ለመዝናናትም ቤት ውስጥ ሆኖ ቁጭ ብሎ የሚደረጉ ነገሮች ደስ ይለኛል። ከሰው ጋም ቢሆን ቤት ውስጥ ሆኖ መጫወት ደስ ይለኛል እዚህ ቤት ውስጥም አሁንም ብዙን ጊዜ እመርጣለሁ።

የህዝብ ማመላለሻ በጣም ብዙ ጊዜ የምጠቀም አይነት ሰው ነኝ ሁሌ ማለት ይቻላል ወደሆነ ቦታ መሄድ ስፈልግ ግድ ስለሚል መንገሳቀስ ስለሚጠይቅ። የህዝብ ማመላለሻ እጠቀማለሁኝ እንደ ታክሲ ወይ ባስ ሊሆን ይችላል። ማንኛውም የሚሰጡ አማራጮችን ከመጠቀም ወደኋላ አይደለም ከማርፈድ እና እዛ በጊዜ ለመድረስ ስለምረዳው

የበጋ ወቅትም ደስ ይለኛል የክረምት ወቅትም ደስ ይለኛል እንደ ሁኔታው ነው አንዳንዴ የዛሃ ይህ መውቀት የምፈልግበት ጊዜ አለ ለመንቀሳቀስ ምቾት የምሰጥ አየር የምፈልግበት ጊዜ አለ ለዛ ወቅት ደግሞ በጋ ይሻላል እጅግ ቃጠሎ ያልሆነ ያውቅ ወቅት ማለት ነው። ክረምት ደግሞ ወንዝ የመሳሰሉ ውሃና አሮንጋዴ ነገሮች ስለሚታዩ እሱንም እወዳለሁ

የምወደው ልብስ እንደ ወቅቱ ይወሰናል። ለምሳሌ ሞቃት በሚሆንበት ጊዜ ቀለል ያሉ ቲሸርቶችን መልበስ በጣም ደስ ይለኛል። ሙቀቱን ለመከላከል ሰውነትም እንዳያውብቅና የእንቅስቃሴዎቼ ቀለል እንዲሉ ያደርጋል። ውጥረት እንዳይሰማኝ ስለሚያደርግ ማለት ነው። ቅዝቃዜ ስሆን ደግሞ ብርዱን ለመከላከል ወፍራም ልብሶችን እንደ ጃኬት መልበስ ደስ ይለኛል።

ማንኛውም መሳሪያ ለስራዬ የሚሆን እስከሆነ ድረስ በጣም ደስ ይለኛል። ለምሳሌ ቤት ውስጥ የተበላሹ ነገሮችን ለመጠገን የሚያገለግሉ መሳሪያዎች አሉ። እነዛን መሳሪያዎች የተበላሹ ነገሮች ቤት ውስጥ ካሉ ለመጠገን እንደ መፍቻ የመሳሰሉ ነገሮችን ብሎ የመሳሰሉ ነገሮችን እጠቀማለሁ

ቀዝቃዛ አየር ሁኔታ በጣም ያልበዛ ከሆነ ምንም ችግር የለውም ደስ ይለኛል። ምን አይነት ወቅት ነው የሚያስቸግረኝ እጅግ በረዷማ የሆኑ በጣም የቀዘቀዙ ወቅቶች ካሉ። እሱ በጣም ያስጨንቃል፣ አንዳንዴ ለመንቀሳቀስ ፋታ አይሰጥም፣ ለመተንፈስም እንኳን አስቸግራ፣ ሁሌ ሙቀት ወደመፈለግ ሊያስገድድ ስለሚችል ደስ አይለኝም ብዙም እንደዛ አይነት

ብርቱካን እወዳለሁ ከምወዳቸው ፍራፍሬዎች አንዱ ብርቱካን ነው ጣህሙ ደስ ይለኛል ያልጎመዘዘ። በጣምም ያልበሰለ መካከለኛ ሲሆን በልኩ ሲበስል በጣም ደስ የሚል ነገር አለው። እንዲሁ ልጦ መብላትም ሆነ በጭማቂ መልክ እሱን መጠጣት በጣም ደስ ይለኛል።

ሽቶ እጠቀማለሁ በጣም የምወደው ብራንድ ነው የምለው ብራንድ ነው በጣም ደስ ይለኛል ሽታ ምክንያቱም ቀለል ብሎ ጥሩ ሽታ ኖሮህ በሰዎች ዘንድ ጥሩ መከበርና መወደድ ሲኖር እጅግ ቆንጆ ነገር አለው፣ በጣም ደስ የምል ነገር አለው፣ እና ማንነትህን በሚገባ የሚገልጽ ነገር ስለሆነ እሱን በደንብ መጠቀም ደስ ይለኛል።

የምወደው ፊልም አኒሜሽን ፊልም ነው። በጣም ብዙ አይነት አኒሜሽን ፊልሞች አሉ። እነዛን ፊልሞች ማየት ደስ ብለኛል ደስፒከብል ሚክ ከአንድ እስከ አራት አይቻለሁ። የግሩ ካራክተር ደስ ብለኛል እንዲሁም የሚኒየምስ ካራክተሮችን በጣም ይመቹኛል። የሳቄ ምንጭ ስለሆኑ እንደዚህ ያንን አኒሜሽሽን ፊልሞች ማየት ደስ ይለኛል

በስራ ብዙ ጥሪ አደርጋለሁ ምናልባት የስራ ጥሪዎች አስፈላጊ ሊሆኑ ይችላሉ። አንዳንዴ የምንሸጠውን ነገር ወይም የምንሰጠውን አገልግሎት ከሩቅ ቦታ ሆነው ወይ ከህይወታቸው ሆነው ማግኘት የሚፈልጉ ሰዎች ጥሪ ሊያደርጉልን ይችላሉ። ያን ወቅት እሱን ተከትሎ መጠቀም በጣም ጥሩ ነው። በተደጋጋሚ ጥሪ ለማንሳት እሞክራለሁ

በቀን ያው በተለይ በሃይላንድ የታሸጉ ውሃዎችን መጠጣት ደስ ይለኛል ሁለት ሊትር ያህል ለመጠጣት እሞክራለሁ አንዳንዴ ስሳካልኝ ከፍተኛው የምጠጣው መጠን ሁለት ሊትር ነው። ከዛም በታችም የሚሆንበት ጊዜ አለ። ያው በተለያዩ ምክንያቶች አጋጣሚውን ላላገኝ ስለምችል ከአንድ ነጥብ አምስት ሊትር እስከ ሁለት ሊትር

ጺሜን ማቆየት ደስ ይለኛል፣ ማሳደግ ደስ ይለኛል፣ ብዙን ጊዜም እንደዛ ለማድረግ እሞክራለሁ። ግን አንዳንዴ እንደምፈልገው አይነት ላይሆንልኝ ይችላል ጺሜ በጣም ሲበዛ ጥቅጥቅ ያለ ሳይሆን ሲቀር የተበታተነ ሲሆን ጥም ብሎ ሲሞላ ደስ የማይልኝ ጊዜ አለና ያኔ ለመቆረጥ እገደዳለሁ

ዜና ብዙን ጊዜ ከኢንተርኔት ላይ ነው የማገኘው። እንደዚያ ኢንተርኔት ተጠቅሞ ሚገኙ ለማንበብ በመስመር ላይ የሚነበቡ ሊሆን ይችላሉ። ወይ ደግሞ አንዳንዴ ምን ልሆን ይችላል? የተቀዳውን ዩቲዩብ ላይ ማየት የመሳሰሉ ነገሮች ሊሆኑ ይችላሉ። ስለዚህ ብዙን ጊዜ ኢንተርኔትም ተጠቅሜ ዜናዎችን ለማግኘት ሞክረለሁ

የሙዚቃ መሳሪያ መጫወት እችላለሁ ምክንያቱም በጣም ወሳኝ ነገር ነው። በራስ መተማመን እንዲጨምር ያደርጋል እንደውም የተለያዩ ዜማዎችን በራስህ ማጣጣም እንድትችል ይረዳል። ሌላው የሚጫወተውን ብቻ ሁሌ ከማድነቅ በራሴ አንድ ነገር ማድረግ መቻሌ በራሱ ትልቅ ኩራት ስለሆነ እሱን ማድረግ መጫወት ስለምወድ ይችላል

የጧት ሰው መባለው እርግጥ በጊዜ ቶሎ የምነሳ አይነት ነገር ለማለት ከሆነ እንደ ሁኔታው ይወሰናል። ማታ ግን በጣም አምሽቶ የሚተኛ አይነት ሰው ነኝ ስለዚህ የማታ ሰው ነኝ ማለት እችላለሁ። ብዙ ነገሮችን ካከናወንኩ በኋላ ነው ወደ እንቅልፍ የምሄደው እና ቶሎ የሚተኝ አይነት ሰው አይደለሁም። ስለዚህ የማታ ሰው ነኝ

የስራ ቦታዬ ቆንጆ ነው ከርቀት አንፃር ስናየው ያን ያህል በጣም ረጅም የሚባል አይነት አይደለም። መጠነኛ የሆነ ነው አንዳንዴ በእግር መሄድ ሲያስጠይቅ ሲያስፈልግ ትራንስፖርት ሲሆን ያስቸግር ይሆናል። እንጂ ያን ያህል ሩቅ የሚባል አይደለም ውስጥ ያለው ድባብም በጣም ቆንጆ ነው። መከባበር እርስ በእርስ መፈላለግ አለ። ልዩ ነው

በእጅ መጻፍ። ደስ ይለኛል በኮምፒውተር በኪቦርድ ከመጻፍ ይልቅ በእጅ መጻፍ ደስ ይለኛል። የተለየ ስሜት ይፈጥራል አንድን ወረቀት እና እስክሪፕቶ አገናኝተህ ሀሳብህን ስታሰፍር ወይም ስትገለብጥ በጣም ትልቅ ደስ የሚል ስሜት ይፈጥራል። እና እኔ ብዙን ጊዜ ምርጫዬ በእጅ መጻፍ ነው።

በተደጋጋሚ በስልክ ገንዘብ ልካለሁ እንደውም ሁል ጊዜ ማለት ይቻላል አሁን ላይ የሆነ ቦታ ሄደን የሆነ ነገር ስንገዛ ወይም የምግብ በልተን ስንወጣ ለመክፈል። ካሽ አንቆጥርም። በስልክ ነው ገንዘብም አማስተላልፎ እና አሁን ላይ በጣም የተለመደ ሁሉም ሰው እያደረገ ያለው ነገር ነው። ጊዜም ስለሚቆጥብ በሱ እመርጣለሁ

ፎቶዎቼን ስልኬ ላይ ነው ብዙን ጊዜ የማስቀምጠው ክላውድ እጠቀማለሁ አንዳንዴ ደግሞ ቁልፍ ያላችሁ ጋላሪዎች አሉ እሱን እነሱን ጋላሪዎች ውስጥ ለመደበቅ እሞክራለሁ። አንዳንዴም ደግሞ ኢሜይሌ ውስጥ ባካፕ አድርጌ በጉግል አካውንታዊ ውስጥ ለማስቀመጥም እሞክራለሁ እንዳይጠፋብኝ ማለት ነው።

በመስመር ላይ ብዙ ኮርሶችን ለመማር ጥረት አድርጌያለሁ። አዎ ስለዚህም ሁኔታው ምቹ እስከሆነ ድረስ ወይም ደግሞ ያ የሚሰጠው ኮርስ የግድ መስመር ላይ ከሆነ የግዴታ ይላል መስመር ላይ መማር ማለት ነው ተቀድቶ የሚቀመጡትን መስመር ላይ ተቀድቶ የሚቀመጡትን ኮርሶች መማር ነው። ብዙም ጊዜ ደስ የምለኝ

የጎረቤቶችን ድምጾች የሚሰማበት አጋጣሚ አለ አንዳንዴ ሰው መጥቶ አንድ ላይ ሲጨዋወቱ ሲያወሩ በሰፊው እነሱን የምሰማበት አጋጣሚ አለ። ወይም ደግሞ ልጆች ሲመጡ ዝግጅት ሲኖር በዓላትንም የመሳሰሉ አንዳንድ ነገሮች ሲኖሩ ዝግጅት ሲኖር ድምፃቸው ጎልቶ ይወጣልና ያኔ እሰማለሁ

በፋሃም ምንድነው? በፋሃም ማብሰል አላቀውም ምክንያቱም በፋም ምን እንደሆነ ራሱ የማላቀው ነገር ስለሆነ ማለት ነው። እንደዚህ እንድህ አይነት አዳዲስ የሆኑ ነገሮችን እርግጥ መልመድ ሊኖርብኝ ይችላል። ካገኘው አጋጣሚው ማንኛውም አዳዲስ ነገሮች ለመብሰል እሞክራለው ለአሁን ግን ባፋም አላቅም።

ሰዎችን በአይን እመለከታለሁ አዎ ግድ በአካል መገናኘት የሚጠብቅ የሚጠይቅ ነገሮች ሊኖሩ ይችላሉ። እና ያኔ የግድ ከእነሱ ጋር ስትገናኝ በአይን ትተያያለህ እና በአይን ሰዎችን ለማየት በጣም ጥሩ አጋጣሚ ነውና። አያችኋለሁ

በፍጥነት መተየብ እችላለሁ ችግር የሌለው ነገር ነው ደስ ይለኛል ቆንጆ ለውጥም ስለሚኖረው ማለት ነው። እና መረጃዎች እንደዛ ሲሆኑ ነገሮችን ማፍጠን ሲያስፈልግ የግድ ልምድ ካለው አንድ ሰው መጠየቁ ያን ያሀል አይከብድም። ከዛ አንፃር በደንብ በፍጥነት መተየብ እችላለሁ

ምንድነው? ስበሉ አድርሰኝ ስጣሉ መልሰኝ ይባላልና ብዙን ጊዜ ምን ማለት ነው። ያው በጥሩ ሰዓት ሰው ቦታ መገኘት በጣም ደስ ይላል። መጥፎ በሆነ ሰዓት በማይመች ሰዓት ደግሞ እዛ መገኘት ለአደጋ የተለያዩ ነገሮች የስሜት መረበሽ ሊዳርግ ስለሚችል ሲበሉ አደርሰኝ ሲጣለ መልሰኝ

ማቅረቢያ ማድረግ በደንብ የምወደው ነገር ነው ደስ የሚለኝ ነገር ነው። አንዳንዴ እርግጥ ሊያስጨንቅ ይችላል ሰው በተሰበሰበበት አንድን ርዕሰ ጉዳይ ተዘጋጅተህ እነሱ ፊትሁነህ ያንን ነገር ማቅረብ ትንሽ ሊከብድ ይችላል። ሆኖም ግን የተቻለኝን ሁሉ በማድረግ ማቅረብ እችላለሁ ደስ ይለኛል ቆንጆ ነገር ነው። ለኔ

ማታ ላይ ለስለስ ያሉ ቀዝቀዝ ያሉ ለእንቅልፍ ምቹ ሆኖ ይበልጥ የማያነቁ ድምፆችን መስማት ደስ ይለኛል። ምክንያቱም በዛ ሰዓት እረፍት የማድረግ ጉዳይ ስለሆነ የሚያሳስበኝ። ግርግር ወይም ጫጫታ ሞቅ ያለ ነገር ደስ አይለኝም ደስ ደስ ለስ እና ከዝ ቀዝቀዛ አሉ ድምፆችን ምሽት ላይ መስማት ደስ ይለኛል

ሾርባ በጣም ደስ ይለኛል ብዙውን ጊዜ ቤት አዘጋጅቼ ከምጠቀመው እ ነገር አንዱ ነው። ስለዚህ ሾርባ መጠጣት ደስ ይለኛል ሙቀትም ስለምሰጥ አንዳንዴ ደግሞ ስንጎዳ የመጠገን አቅም ስላለው እ ሾርባ መጠጣት በጣም ደስ የሚባለኝ ነገር ነው። ማንኛውም አይነት ሾርባ ቢሆን ከመጠጣት ወደኋላ አልልም

እድለኛ የምለው ነገር እንኳን የለኝም ብዙ ሰዎች እድለኛ ብሎ የተለያዩ እቃዎችን ለመያዝ ወይ በሆነ ነገሮች ስመኩ እሰማለሁ። ያም ሆኖ ግን እኔ እንደ አይነት ነገር ተገዣ አይደለሁም። ስለዚህ እንደ አይነት ነገር እንዲኖረኝም የምፈልግ አይመስለኝም ብዙም እና ደስ አይለኝም።

የቀኑ ሰዓት የከሰአቱ ክፍል ጊዜ። ደስ ይለኛል ብዙም ጊዜ ከሰአቱ ክፍል ጊዜ ላይ ነገሮች። አይወሳሰቡም ያናህል እና ያቺኛዋ ሰዓት በጣም ደስ ትለኛለች ብዙውን ጊዜ እሱን ነው የሚመርጠው የከሰአቱን ክፍል ጊዜ ማለት ነው። ጉልበት የታደሰው ብዙ ነገሮች ለመስራት አቅም የምኖረው ጊዜ ነው። እና በጣም ደስ ይለኛል የከሳቱ

ኢንተርኔት አለኝ በስልኬም በላፕቶፔም እጠቀማለሁ። ቤቴ ሆኜ ወይ በፈለኩበት ቦታ ሆኜ መንቀሳቀስ እችላለሁ። አንዳንዴ በዳታ ነው ምጠቀመው አንዳንዴ ደግሞ ዋይፋይ እጠቀማለሁ። ሁለቱም አለኝ ዋይፋይም ተንቀሳቃሽ ስለሆነ ራውተሩ እንደፈለኩ ይዤው እዞራለሁ። እዝ ባስፈለገኝ ጊዜ በፈለኩበት ሰዓት ሁሉ በፈለክበት ቦታ እጠቀማለሁ ሁለቱንም ማለት

ከቤቴ ስራ አንዳንዴ አስር አስር ኪሎ ሜትር አካባቢ የሚረቅ ይመስለኛል አንዴ ደግሞ ርቀት አለው የተወሰነ ስለዚህ በእግር መሄድ ከባድ ሊሆን ይችላል። አንዳንዴ ታክሲ ወይ ራይድ የተለያዩ የህዝብ መመለሻዎችንም ጭምር ተጠቅሜ እዚያ ለመድረስ ጥረት አደርጋለሁ እና ቢያንስ አስር ኪሎ ሜትር ያህል ይርቃል።

በአንድ ጊዜ ብዙ ስራዎችን ማስተናግድ አንዳንዴ እድልም ሊሆን የሚችልበት አጋጣሚ አለ። ከዛ ውጪ ግን የሚመቸኝ ነገር አይደለም እ ውጥረት ይፈጥራል። ነገሮች እ አንደኛው ስራ ይጎዳል እ ጥራት ባለው መልኩ ላል ላልሰራው ምክንያት ሊሆን ይችላል። እና ጥድፊያ የመሳሰሉ ነገሮች ሊመጡ ስለሚችሉ። አንዳንዴ እሱን አላደርግም

በቡድን መስራት በጣም ደስ ይለኛል እርግጥ ስራው ነው የሚወስነው ለዚህም አንዳንድ ሰዎች የግድ የሌላ ሰው እገዛ የሌላ ሰው ድጋፍ የሌላ ሰው ትብብር ሊያስፈልግ ይችላል እንደዚህ አይነት ወቅት ላይ በቡድን መስራት በጣም የማደንቀውና የምወደው ነገር ነው። አንዳንዴ ደግሞ ብቻን መስራት የምወድበት አለ ስለዚህ እንደ ስራው እንደ ሁኔታው የሚወሰን ይመስለኛል

መዋቢያ እጠቀማለሁ ብዙውን ጊዜ። ለምሳሌ የቆዳየ ድርቀት ሊከላከሉ የሚችሉ ነገሮችን እንደ ቫዝሊን፣ እንደ ግሪስሊን የመሳሰሉ ነገሮችን እጠቀማለሁ ለሰውነቴም እንደ ሎሽን የመሳሰሉ ነገሮችን የሚጠቀምባቸው አጋጣሚዎች አሉ ስለዚህ ያን ያህል በጣም የበዛ ባይሆን እንኳን የመጠቀም በሰፊው የምጠቀምባቸው

ቅርጫት አለኝ የቤት ውስጥ መሬት የምቀመጡ ቅርጫቶች አሉኝ ምክንያቱም የት ላይ ስራዎች ከሰራሁ በኋላ ከእሱ የሚወጡ ነገሮችን ደረቅ ቆሻሻ የምታስቡ ነገሮችን የማስወግድበት የራሱ የቆሻሻም አለ። አንዳንዴ ደግሞ ልብስ ከታጠበ በኋላ እንድንጠፈጠፉ ውሃው። እሱ ውስጥ ማስገመት ሊኖርብኝ ይችላል ስለዚህ አሉኝ ቤት ቁርጫት

በትምህርት ቤት የምወደው ትምህርት አንዱ ኬሚስትሪ ነበረ። ኬሚስትሪ በጣም ደስ ይለኝ ነበረ። ስለ ፎርሙላዎች ስንማር፥ ስለ ኬሚካሎች ስንማር ፥ስለ ኤለመንቶች ስንማር እነሱ እነሱ በጣም ደስ ይሉኝ ነበር። እና ከዛ አንፃር በጣም የማደንቀው የምወደው ትምህርት ነበረ። የእሱን ክፍለ ጊዜ በጣም በጉጉት ነበረ የሚጠብቀው። የተለያዩ ነገሮችንም በኬሚካሎቹ ለመስራት እጥር ነበር።

ያው በጀት ግድ ይላል የራሴን ማለት ነው የውጭ እንኳን ባይሆን የራሴን በጀት ማስተዳደር በጣም ግድ የሚል ነገር አለው። ለምን እንደዛ ካልተደረገህ? ብክነት ሊኖር ይችላል። ብክነት ካለ ደግሞ ሰውነታችን የተለያዩ ነገሮች የሚያስፈልጉን ወጪዎች ሊጠፉ ሊባክኑ ይችላሉ።

በመሬት ላይ መቀመጥ በተለይ ሜዳ ከሆነ ምንም ጥያቄ የለውም ደስ የምል ነገር አለው። ውጪ ላይ ሲሆን አንዳንዴ ለመናፈስ ብለን ስንወጣ አየር ለመቀበል ብለን ስንወጣ ውጪ ላይ ምን ሊያጋጥመን ይችላል? ሜዳ ሰፊ ሜዳ ሊያጋጥመን ይችላል አረንጓዴ የመሳሰሉ ሜዳዎች ያጋጥሙናል እና። እዛ ሄዶ መቀመጥ በጣም ደስ የሚል ነገር አለው።

ወደ ገበያ የሚሄድበት ቀን እርግጥ ቅዳሜ ቢሆንም ብዙውን ጊዜ ግን መሃል ላይ አንዳንዴ ልዩ አጋጣሚዎች ይኖራሉ እቃዎች ላይ ቅናሽ ሊኖሩ ይችላሉ አንዳንድ ዝግጅቶች ሊኖሩ ይችላሉ በነዛ በነዛ ምክንያት የበአል ቀኑ ወደ ሳምንቱ መሃል ሊመጣ ይችላል ሳምንቱ መጨረሻ ከሚሆን ማለት ነው። ያኔ አጋጣሚው ለመጠቀም መሄድ ግድ ይላል

ዛሬ የአየር ሁኔታው ፀሀያማ ነበረ ከጠዋቱ ጀምሮ ፀሀይ ያቃጥል ነበረ። ስለዚህ ልብስ ምርጫችንን እንድናስተካክል አስገድዶናል እንደውም ደግሞ ቀለል ያለ ነገሮችን ከመልበስ ባሻገር ምግብም እንደዛው እናም ደግሞ ቀዝቃዛ ውሃም ሆነ ሌሎች ነገሮችን ለመጠቀም እንድንገደድ አድርጓልና ሞቃት ነበር።

እኔ ልደቴን አላከብርም ልደት ቀኔን ሳላውቅ አርቼ ምናምን ነገር አይደለም በቤተሰብ ዘንድም ስለማይከበር ነው። አስተዳደጌ ልደት እየተከበረ በሚያድግ ቤተሰብ ውስጥ አልነበረም እና። ለዛም ሊሆን ይችላል እንደዛ የሆነው እና እኔ ልደቴን አክብር አላውቅም። ወደፊቱም እኔንጃ የሚያከብር አይመስለኝም።

በመስመር ላይ ሙዚቃ መስማት በጣም ደስ የሚለኝ ነገር ነው ብዙን ጊዜ ዩቲዩብ ላይ ነው። ሙዚቃ የምሰማው ዩቲዩብ ላይ አዳዲስ የሚወጡ ሙዚቃዎችም ሆነ የድሮ ሙዚቃዎችን በስፋት ማግኘት እችላለሁ የፈለኩትን ነገር በቀላሉ ፈልጌ ማግኘት ስለምችል በመስመር ላይ ሙዚቃ አዳምጣለሁ ይበልጥ ደግሞ እኔ የምመርጠው ዩቲዩብን ነው። ቀለል ስለሚለኝ ማለት ነው

የስራ ጊዜ ያን ያህል የተጣበበ ነጻነት የምረብሽ አይደለም የፈለኩ ሰዓት የገባው መውጣት የምችለው አይነት ነገር ነው። ምክንያቱም ስራዬ የግል ስራ ስለሆነ የፈለኩትን ሰዓት መመደብ መቀነስ የራሴ የግሌ ሁኔታ የግል ሀላፊነት ነው። እና የሚያጨናንቅ አይነት አይደለም።

ኮምፒውተር መጠቀም እችላለሁ የትኛውም ቢሆን እርግጥ ምንድነው? የሚከብደኝ ቋ አንዳንዴ ቋንቋዎቹ የሲስተሙ ቋንቋ ተቀይሮ ከሆነ ሊከብደኝ ይችላል። ከዛ ውጪ ግን በየትኛውም መልኩ በመስመር የሚሰሩ ኢንተርኔት የሚሰሩም ሆነ ወይ ደግሞ ከኢንተርኔት ውጪ የሚደረጉ የተለያዩ የኮምፒውተር እንቅስቃሴዎችን መጠቀም ትችላላችሁ

የስራ ቦታ ደህንነቴ የተጠበቀ ነው አንደኛ ከውጭ ከግቢ ራሱ ስንመለከት ስበኛ አለው ስለዚህ እሱ ሳያጣራ ሳይፈትሽ ሰዎችን ስለማያስገባ። ብዙም አያሳስብም ውስጥም ሲንገባ ደግሞ እርስ በእርስ መከባበሩ ምኑም ስላለ አደጋ የሚያጋልጥ ነገር የለም የህንፃውም ንጽህና ሁሉም ነገሩ

አወንታዊ አስተያየት ተቀብዬ አውቃለሁ አዎ ብዙውን ጊዜ ማለት ነው አብዛኛውን ጊዜ የሚገጥመኝ እንደዛ ነው። አንዳንዴ በስራዬ ወይ ደግሞ አንዳንዴ በንግግሬ አንዳንዴ ደግሞ በምግባሬ ከሰዎች ጋር በሚኖረኝ ግንኙነት እነዚህ ነገሮች የተነሳ ሰዎች ያደንቁኛል። ጎበዝ በርታ ጎሽ የሚል ወይ። አስተያየቶች ይሰጡኛል አዎንታው አስተያየቶች እና።

ማሸለፍ ቃሉ ምን እንደሆነ አላውቅም። ማሸለፍ ትችላለሽ ይላል። የአማርኛው ማሸለፍ ማለት ምን እንደሆነ ትርጉሙን ስለማላውቀው አዎ አይ ብዬ መመለስ አልችልም። ምናልባት ከክህሎት ጋር ከብቃት ጋር የተያያዘ ከሆነ አው አሉኝ የሚለመዱ ሙያ ነገሮችን ከሆኑ እንደዛ እችላለሁ።

ዶሮ አሁን የለኝም በፊት ነበረኝ አሁን የለኝም ውጭ ግቢ ውስጥም እንደዛው ሰዎች ያላቸው አይመስለኝም። ብዙ ሰው ግን ከተለያየ ሰፈር ጋር ሄጄ ስመለከት ይኖራቸዋል። ገበያም ለመሸጥ ይዞ ሲወጡም አያለሁ ያው ዶሮ የለኝም እንቁላሎችን ገዝቼ ነው ምጠቀመው።

በአካባቢዬ ድልድይ አለ። እንደውም ከእኔ ቤት አንድ አምስት ሜትር ያህል ርቀት በጣም በቅርበት አለ ማለት እችላለሁ። ከጀርባውም ከፊት ለፊቱም አለ በጣም ትልቅ ነው። በአርማታና በብረት የተሰራ ትልቅ ድልድይ ነው። እንደ ልብ ለመንቀሳቀስ ምቹ ነው

አምስት ያህል ቋንቋዎችን እችላለሁ ከእነዚህ መሃል በጣም ምርጡና የምወደው አሁን እያወራሁ እንዳለሁት በአማርኛ ነው። እንደ ኦሮምኛ እንግሊዘኛ የመሳሰሉ ሌሎች ቋንቋዎችን መናገር እችላለሁ። ነገር ግን ብዙን ጊዜ እንደ ሀገርም በስፋት የሚወራው አማርኛ ስለሆነ በአማርኛ ነው የምሰራው ነገሮች

በስራ ላይ ችግሮች ከመጡ ፈጣን እርምጃ በመውሰድ ጉዳዮችን ለመፍታት ጥረት አደርጋለሁ። ለራሴ እኔ እንደውም ድርጅቴንም ሊጎዳ የሚችል ነገር ሊሆን ይችላል ማንኛውንም የሚመጡ ችግሮችን። ለመፍታት ጥረት አደርጋለሁ እና ብዙውን ጊዜም እንደዛ በማድረግ ይሳካልኛል ችግሮችን ፈቺ ነኝ ብዬ መናገር እችላለሁ

አዎ ወደ ስራ እንውት እሄዳለሁ። አዘውትሬም ወደ ስራ ለመሄድ ጥረት አደርጋለሁ። ስራዬ የህይወቴ ክፍል ነው። የጎጆ ወጪዎቼን የተለያዩ ነገሮችን የምሸፍነው በስራዬ አማካኝነት ነው የገቢዬ ምንጭ ነው ስለዚህ ቆሜ ምሄደው ማለት ይቻላል በስራ ስለሆነ የተለየ ጥረት በማድረግ ይሄንን እፈጽማለሁ

ኢሜል እጠቀማለሁ የተለያዩ ስራዎችን ለማከናወን ሌላው ቀርቶ አንዳንዴ ኢንተርኔት ላይ ለምንመዘገባቸው ምዝገባዎች ራሱ ኢሜላችሁን አስገቡ ይላልና የግድ ይላል ያንን ነገር ተጠቅመን ማስገባት ማለት ነው። ስለዚህ መንቀሳቀስ የትኛውም ድረ ገጾች ላይ ገብቶ ለመጠቀም የግድ መልስ ለሚያስፈልግ እኔ እጠቀማለሁ

የአመራር ሚና አለኝ። ቦታዬ ይወስናል ስራ ቦታዬ ከስራዬም ሰራተኞች ስላሉ ለነሱ መመሪያ መስጠት የኔ ሚና ነው እና በአመራርነት ደረጃ ትንሽ ከበድ ሊል ቢችልም ሀላፊነቱ ግን ሌሎችንም ማሰልጠንም ጉዳይ ስለሆነ በሱ ሚና እወጣለው።

ለገበያ ዋጋ መደራደር የምችል ይመስለኛል በተለይ አሁን ላይ ውድ እየሆኑ ስለመጡ እቃዎች። እንደውም ደግሞ አንዳንዴ አንዳንድ ነጋዴዎች ከተጠበቀው በላይ ዋጋ ሊጠሩ ብዙ ሊያተርፉ በመሞከር እንደዛ ሊያደርጉ ይችላሉ። እና ያን ጊዜ ዋጋዬን ከመበላት በደንብ ተደራድሮ መቀነስ እችላለው

የምወደው ምግብ እንጀራ በጣም እወዳለሁ በወጥ ሲሆን በጣም ደስ ይለኛል። አንዳንዴ ደግሞ ቤት ውስጥ። ራሴን ሰርቼ መብላት ደስ ይለኛል ጣፋጭ የሆነ ወጥ ማለት ነው። ስጋም በጣም ከምወደው ነገር አንዱ ነው። ጥሬ ሊሆን ይችላል ወይ የተጠበሰ በብዙ መንገድ ሊቀርብ ይችላል

ሙዚየም መሄድ በጣም ያስደስተኛል ሙዚየም ብዙ ነገሮችን የሚቀመጡበት ነው። አንዴ ደግሞ በጣም ደስ የምለኝ ከምን አንፃር ነው? የሀገሬን ቅርሶች የሀገሬን ባህሎች የተለያዩ ነገሮችን የማገኝበት ቦታም ጭምር ስለሆነ እዛ መሄድ በጣም ደስ የምለኝ የሚያዝናናኝ ነገር ነው። ቅርስን ታሪክን ወደኋላ ተመልሼ እንዳይ ስለሚረዳኝ

የይለፍ ቃልን እጠብቃለሁ በተለይ ደግሞ ሲጠፋብኝ እነሱን መልሼ ማግኘት የምችልበትን መንገድ ማመቻቸት በጣም ደስ ይለኛል። ለመጠበቅ እሞክራለሁ የተወሳሰበም አልጠቀምም ብዙውን ጊዜ እርግጥ ጠንካራ መሆን እንዳለበት ይነገራል። ሆኖም ግን የተወሳሰበ እንዳይሆንና ቀለል ያለ እንዲሆን አደርጋለሁ

አንዳንዴ ሞቃት በሚሆንበት ወቅት ላይ አየሩ በጣም ሞቆ ነገሮች ካሰብነው በላይ ሰውነቴ በሚሞቅበት ሰዓት ሰዓት ወይም ላብ በላብ የሚሆንበት ሰዓት አለ እና ያን ሰዓት ጥላ ያስፈልጋል የግድ ማለት ነው። ከቃጠሎ ለመዳን እዚህ በዛች ወቅት ጥላ እመርጣለው።

የጫማዬ ቁጥር ሁለት አመት እንደዛ በፊት ሰላሳ ስምንት ነበረ አሁን ላይ ጌን ሰላሳ ዘጠኝ ወይ ዌይ አርባ ሆኗል። የማደርገው ጫማ እርግጥ ጫማዎች አንዳንዴ አርባ ጠባብ ወይም አርባ ሰይፍዬ ተብሎ ሊጠሩ ይችላሉ። ከውጭ ስታይ ትንሽ መስሎ ውስጡ ግን በጣም ቆንጆ ሰፊ ሊሆን ይችላል።

ብዙን ጊዜ በብእር ነው መጻፍ የምወደው ደመቅ ስለምልም እንዳል እንዳይ ስለማይጠፋም እዚህ በደንብ ብዙም ቀለም በማይተፋ ብእር መጻፍ ደስ ይለኛል። እና እርሳስ እንኳን ሴዕሎችን እና አንዳንዴ ያን ያህል ትኩረት በቁም ነገር የማልይዛቸውን ነገሮች ለመጻፍ ነው የምጠቀመው

አንድ በጣም የምወደው በጣም የቅርብ ቅርብ ጓደኛዬ አለ። በተለይ ደግሞ ነገሮች ሲያስጨንቁኝና ሁኔታዎች ከቁጥጥሬ ውጪ ሲሆኑ የሚቀርበው የማማክረው ማወራው ጓደኛ አለኝ። እና በጣም ደስ የሚል ልዩ ቅርርብ ከእሱ ጋር አለን በብዙ መንገድ እናወራለን እንጨዋወታለን

በቀን ከሁለት እስከ ሶስት ሰዓት መጽሐፍቶችን አነባለሁ። እዚህ ይበልጥ የምወዳቸው መጽሐፍቶች አሉ። በፊት የምወዳቸውን አሁን የምወዳቸውን መጽሐፍቶች ተቀይረዋል። አሁን ይበልጥ ውጤታማ ወደሚያደርገኝ የበለጠ ምርታማ ወደሚያደርገኝ መጽሐፍቶች ነው። ትኩረቴን እያደረኩት እና እነዚህ መጽሐፍቶች አዘውትር በየቀኑ አነባለሁ

ማደንዘዝ አልወድም ለምን? እንደተባለም አልገባኝም ነቃ ስል ነው። ነገሮች ደስ የምሉት እኔም ቢሆን ነቃ ስል ነው ደስ የሚለኝ እና። ደንዝዝ የሚያደርጉ ነገሮች አናቅም ከምን አንፃር ልታዩ እንደሚችሉ ተገቢ ናቸው ብዬ አላስብም። ምናልባት ለህክምና ካልሆነ ማደንዘዝ ቆንጆ ነው ብዬ አላስብም

በጣም እወዳለሁ ኮከቦችን እመልከት በጣም እወዳለሁ ምክንያቱም በተለይ ደግሞ ማታ ጥርት ያለ ሰማይ ከሆነ ኮከቦችን ጎልቶ ሲታዩ ጎልቶ ሲወጡ ያ በጣም የሚማርክ ነገር አለው። ልዩ ውበት የምሰጥ የምጨምር ነገር አለው። እና እሱን ማድረግ ይበልጥ እሱን ማየት ይበልጥ ያስደስተኛል። ከዛ አንፃር ኮከቦችን መመልከት እወዳለሁ

ስታመም ይበልጥ ከአቅሜ በላይ ከሆነ ከስራዬ እቆያለሁ ቤቴ ሆኜ አረፍ ማለት ቆንጆ ነው ብዬ አስባለሁ። ነገሮች ደግሞ አንዳንዴ በጣም በትንሹ ከሆነ ያመመኝ ወይም እንዲንቀሳቀስ የሚፈቅድ ከሆነ ለመሄድ እመርጣለሁ። ለምን ቁጭ ማለት ነው? አንዳንዴ እንደዚሁም ድብርትን ስለምፈጠር መሄድን እመርጣለሁ

ዋይፋይ እጠቀማለሁ ቤት አለኝ የራሴ ዋየርለስ ዋይፋይ አለኝ ትንሿ ሞደም አለችኝ የዋይፋው እሱን እጠቀማለሁ ወርሃዊ ወይም የሶስት ወር ወይ የአመት ያልተገደበ የኢንተርኔት ጥቅል በመሙላት ቤቴ ሆኜ እጠቀማለሁ። አንዳንዴ ደግሞ ውጪ ስወጣም ይዤው እሄዳለሁ

ሌሎችን ማስተማር በጣም የምወደው ነገር ነው በተለይ ነገሮች ቶሎ የሚገባቸውን ሰዎችን ሳይሆን ውስብስብ የሆኑ ነገሮችን ማወቅ የሚወዱ ሰዎችን ማስተማር ወይም ለእነሱ ነገሮችን ማስረዳት በጣም ደስ ይለኛል። ውስብስብ የሆኑ ነገሮችን በቀላሉ ፈተህ ለሰው ስታስረዳ እና ያ ሰው ሲገባው ደስ ይላል።

መጽሐፍ መጽሐፍ በጣም የምወደው ነገር ነው። እዚህ መጽሐፍቶችን መጽሐፍም ሆነ ጽሁፍን መጽሐፍ ሊሆን ይችላል ነገሮችን ማስቀመጥ እነዚህ በጣም የምወዳቸው የሚያስደስቱኝ ነገሮች ናቸው። እና እነዚህን ማድረግ ሁሌም ቢሆን የሚያስደስተኝ የሚያረካኝ ነገር ነው። መጽሐፍ በጣም ደስ ይለኛል።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

ድመት አለኝ ስሟ ሉሲ ናት በጣም ዉብና ተንኮለኛ ናት። በየቀኑ መመገብ መመገብ አለብኝ ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድዳለች አንዳንድ ጊዜ በእግሬ ላይ ተኝታለች ሞቅተዋን እሰማለው ስትታመም ወደ ዶክተር እወስዳታለው ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል እንስሳት ፍቅርና ተጨባጭነት ይሰጣሉ።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

ለደንብኛ አቀራረብ እያዘጋጀሁ ነው። በመጪው ሳምንት ይሆናል። ሳይለውድ ስላይዶች ማዘጋጀት አለብኝ። መረጃ በግልጽ ማቅረብ አለብኝ። ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ ስችል የቡድን አባላት ያግዙኛል። አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን። በአለኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምንሰማራ ማየት አለባቸው። በመጨረሻ ስኬታማ ይሆናል፤ ተስፋ አደርጋለሁ።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

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም ሁሉም ጊዜ የስራ ነው ባልደረቦቼም እንዲሁ ናቸው እርስ በእርስ እንበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን ስህተቶች መኖር አይችሉም ጊዜው ስደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

የአካል ብቃት እንቅስቃሴ ማድረግ መደበኛ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል ጤናም እየተሻሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያህል ይወስዳል። ይህ እንደ ልምድ ለማድረግ እፈልጋለሁ።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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ቹስ እገዛለሁ። ከአቡካዶ ወይም ከማንጎ። ሻጮቹ ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው ከጓደኞችሽ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል ይህ የተለመደ ልምድ ነው

የእለቱ ምሳ ጊዜ መጣ ከብሮ እወጣለሁ። አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ትፈጥራለች በማይክሮዌቭ ኣሞቀዋለሁ። በወደድኩ ቦታ ተቀምጫለሁ ባልደረቦቼ አብሮ እንበላለን ስለተያዩልኝ ነገሮች እንነጋገራለን። አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነግራሉ። ይህ የእርፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ሰርታለች የማይክሮ ይዞ እሞቃለሁ በወደድኩ ቦታ ተቀምጫለሁ። ባልደረቦቼ አብረውኝ እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነጋገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዛ ወደ ስራ እንመለሳለን። የሚሳ ግዝ አስፈላጊ እረፍት ነው

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር አናግራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼም ደስታቸውን ይጋራሉ። እንትን እንሳሳቃለን ስለ አዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ አንዳንድ ጊዜ ናፍቀኛል። ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ አያለሁ ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ። አትክልት መስራት እችላለሁ ጊዜዬን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሰሪያ መሆን አለበት። ህይወት አይደለም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

የመስመር ላይ ግዢ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድህረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎች መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትዕይዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አያስ አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

በየቀኑ በአውቶብስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኙ ይጋዛሉ ሌሎች ሞባይል ይመለከታሉ መስኮት አጠገብ መቀመጥ ይወዳለሁ። ከከተማው እይታ ውብ ነው። ህንፃዎችና ሰዎች ላይ ያልፋሉ። አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሾፌሩ ፈጣን ያሽከረክራል ይህ የለት እለት ጉዞ ነው። ሰዓት ወስዶ ይወስዳል ግን ለማሰብ ጊዜ ይሰጣል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

በስራ ለመጓዝ እየተዘጋጀሁ ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል መዳረሻዬን ማረጋገጥ አለብኝ ቲኬቱ ተገዝቷል ሆቴሉ ተይዟል። ሸንጣዬን ማሰባሰብ አለብኝ የንግድ ልብሶች ማሸግ አለብኝ። ላፕቶፔንም ማምጣት አለብኝ የሰነዶች ቅጂዎችን አዘጋጅቻለሁ አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደስታለሁ ግን ቤተሰቤን እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው ግን የስራ አካል ነው

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቮካዶ ወይም ከማንጎ። ፅጮቹ ፈጣን ናቸው በቀጥታ በፊት ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይህ ለተለመደ ልምድ ነው

ምሸት ላይ ዜና እመለከታለሁ ምን የተፈጠረ እንደሆነ ማወቅ እወዳለሁ ሀገር ውስጥ እና ውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶች እወዳለሁ። ጋዜጠኞች መረጃ ያብራራሉ። አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዛ ለእረፍት ይሄዳል

ዝናብ በምዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ድምጽ ያረጋጋኛል ከመስኮት አጠገብ ጠቀምቼ እመለከታለሁ ሞቅ ያለ ሻይ እጠጣለሁ መጽሐፍ ማንበብ እወዳለሁ። ውጭ ሁሉም ቦታ እርጥብ ነው ሰዎች በዣንጥላ ይራመዳሉ ማውራት ድምጽም አይሰማም። ተፈጥሮ እየታጠበ ነው ዝናብ ለመሬት በረከት ነው። እህሎች ያድጋሉ ይህን የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅና ደህንነት አለ

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና የውጭ ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙ ናቸው ሌሎች ግን አሳዛኝ ናቸው። የአየር ሁኔታ መረጃም ይሰጣሉ የስፖርት ውጤቶች እወዳለሁ ገዜጠኞች መረጃ ያብራራሉ። አንዳንዴ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ጊዜ ይወስዳል ከዚያ ለእረፍት ይሄዳል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

በየሳምንቱ ቤተሰቤን እደውላለሁ። ከቤት ርቄ ስለምኖር አናግራለሁ። እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል። እህቶቼ ደስታቸውን ይነግራሉ። እንቅ እንሳሳቃለን። ስለ አዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ይናፍቀኛል። ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው።

በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን ጽጌረዳና እንጀራ እናዘጋጃለን። ቤቱን እናጸዳለን አበባዎችንም እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛሉ ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። ሀገራዊ ዘፈኖችን እንዘፍናለን የቤተክርስቲያን ደውል ይሰማል ሁሉም ሰው በረከት ይለወጣል። ይህ የባህል ጊዜ ነው። በዓላት ህይወቴን ይሞላሉ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

ስልኬን በጣም እጠቀማለሁ ሁሌ እየተሸነፍኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ። የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እንዳደረጉ እያየው መልእክቶችን እመልሳለው ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ እንደ ማንባብ ወይም የአካል ብቃት እንቅስቃሴ ግን ስልኬ ያስቀርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል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

የልደት ቀኔ ቀርቧል ትንሽ አከባበር ማድረግ እፈልጋለሁ ጓደኞችን ማን ልጋብዝ እያሰብኩ ነው ቦታ መምረጥ አለብኝ ምናልባት ቤት ውስጥ ይሻላል ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው መጠጦችንና ምግብ ማዘጋጀት ያስፈልጋል ሙዚቃ ዝርዝር ለማዘጋጀት አለብኝ ያስተዋልና ቀለማት መግዛት እችላለሁ ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህን ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ያሰኛል። እድሜም ክብር ማግኘት ይስፈልጋል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

ኮምፒውተሬ ዛሬ ችግሮች አሉት በጣም ቀስቷል። መክፈቱ እረጅም ጊዜ ይወስዳል መተግበሪያዎች ይቀዘቅዛሉ በርግጥ አስጨንቋል መረጃዬን አላጣም ብዬ ተስፋ አደርጋለሁ። መጀመሪያ እንደገና አስጀመርኩ ይህ አልረዳም። አሁን የቴክኒክ ድጋፍ ሊደውል እየሞከርኩ ነው። ምናልባት ቫይረስ ሊሆን ይችላል ወይም ያሮገ እድሜ ምልክት። ይህ ኮምፒውተር ለአምስት አመት ነበረኝ አዲስ ማግኘት ጊዜው አይደለም። በመጀመሪያ ችግሩን መፍታት እሞክራለሁ በቴክኖሎጂ ላይም በጣም ጥገኛ ነን። ልሰራ ስንጠብቅ ምን ያህል እንደምንጠቀም እንረዳለን

ለማስተወያየት ተስፋ አያደረኩ ነው። ለሁለት አመት ተረካቢ ሆኜ ሰርቻለው ጠንክሬ እሰራለው ሁሌም ቀጠረ እፈጽማለው። አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላቸው የተሻለ ነው። ግን በእኔ ችሎታ አምናለው የክህሎትን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ እድል ለእኔ አስፈላጊ ነው። ውጤቱን በቅርብ እሰማለው ምንም እንኳን ቢሆን መስራት እቀጥላለው።

ሙዚቃ ያለሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው ባህላዊ መሳሪያዎች ልዩ ድምጾች አላቸው ዘመናዊ ዘፈኖችንም እወዳለሁ። ስሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ ከጓደኞቼ ጋር በአዲስ ድምጾች እንለዋወጣለን። አንዳንድ ዘፈኖች ያልቁኛል። ሌሎች ደስ ያስኑኛል። ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። ሁሉም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው።

ስልኬን በጣም እጠቀማለሁ ሁሌ የተሸነፍኩ ነው። በየማለዳ ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆችም እንዳደረጉ እያየሁ ነው መልእክቶችን እመልሳለሁ ሰዓታት ያልፋለሁ። ይህ ግን ጤናማ አይደለም ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ ግን ስልኬ አስገርፈኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜን መቀነስ አለብኝ ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል።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

ከስራው በኋላ መራመድ እወዳለሁ አካሌን እንቅስቃሴ ያስፈልጓል። በአካባቢው ዙሪያ እራመዳለሁ አየሩ በጣም ቀዝቃዛ ነው። ሰዎች የተመለሱ ነው ልጆች የተጫወቱ ነው ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማይ ቀይ እና ብርቱካናማ ይሆናል። ይህ የእረፍት ጊዜ ነው። አይምሮ ይረጋጋል ስለ ነገ ማሰብ ጀመርኩ ደህንነት ይሰማኛል። መራመድ ጤንነት ይሰጣል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

እምነትህ በህይወቴ ውስጥ ትልቅ ቦታ አለው በየ ኢሁዱ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንገል ትምህርት ምክር ይሰጣል ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴም ሰላም ሳያስገኞል በቤት ውስጥም እጸልያለሁ ጠዋትና ምሽት እንዘክራለን የእምነት መጽሐፍ እናነባለን በጾም ጊዜ ህግን እንከተላለን ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል በእግዚአብሔር ላይ እተማመናለሁ

የቪዲዮ ጥሪዎች አሁን የተለመዱ ናቸው ከቤተሰብ ጋር ለመገናኘት እጠቀማለሁ ፊታቸውን ማየት ደስ ይለኛል በስልኬ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችንም በቪዲዮ ናቸው ሁሉም ከስራ ቤት እየሰሩ ይሆናል። ጥሩ በየነበረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል ወይም ድምጽ መዘግየት ይኖረዋል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል። ሰዎችን በእይታ ማየት ግንኙነቴን ያጠናክራል ይህ ዘመናዊ የህይወት አካል ነው

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁዱ ቤተክርስቲያን እንሄዳለን ጸሎትና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስታል። ቅዳሴ ሰላም ያስገኛል። በቤት ውስጥም እጸልያለሁ። ጠዋትና ምሽት እዘክራለሁ። የእምነት መጽሐፍ እናነባለን። በጾም ጊዜ ህግን እንከተላለን። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ

ምርጥ ምግቤ ዶሮ ወጥ ነው በጣም ጠፋጭ ነው ቀይ በርበሬ ይጠቅማል ስጋና እንቁላል ይኖርበታል እንጀራ ጋር ይበላል ይሁላ እናት ተዘጋጀዋለች ቤት ሁሉ ጥሩ ይሸታል ቤተሰቡ ሁሉ ይወዳል ትንሽ ለውዝ ጭምር የተሻለ ይሆናል ደረጃ በደረጃ በዝግታ መብላት ነው። ከአይብ ጋርም ጥሩ ነው። ይህን ምግብ አሁንም እፈልጋለሁ የምግብ ቤቶች ላይም አዛለሁ ድሮ ወጥ። ዶሮ ወጥ የኢትዮጵያ ልዩ ምግብ ነው

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ። የተለያዩ ድህረ ገጾችን እመለከታለሁ ዋጋዎችን እናነጻጽራለሁ። የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ ወደ ጋሬ እጨምራለሁ የክፍያ መረጃ እገባለሁ ትዕዛዙን በጥቂት ቀናት ይደርሳል። ማጠብ እንኳን አያስፈልግም። ግን አንዳንድ ጊዜ ውጤቱን እንደምትጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው ቴክኖሎጂ ህይወቴን ያቀላል

የአትክልት ስራ ማድረግ እወዳለሁ ትንሽ አትክልት ቦታ አለኝ አተር እና ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል አፈር መነቀስ ያ ካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው። አበባዎችም እዘራለሁ ቀለሞች አስደስቱኛል። የራስህ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። የአትግልት ስራ መደሰትና ምርት ነው

አዲስ መንገድ መማር ፈተና ነው። ከጥቂት ወራት በፊት ጀምሬያለሁ በመጀመሪያ በጣም ከባድ ነበር ብዙ ስህተቶችን እሰራ ነበር ግን ቀስ በቀስ የተሻሻልኩ ነው። በየቀኑ ትንሽ እለመዳለሁ መምህሬ ታግዘኛለች ኢንተርኔት ላይም እመራመራለሁ። አንዳንድ ጊዜ ተስፋ እቆርጣለሁ ግን እቀጥላለሁ ትንሽ እድገት ሲኖር ደስ ይለኛል። ትዕግስት ያስፈልጋል አሁን የተሻለ ሆኗል። አዲስ ችሎታ ለወደፊት ይረዳል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

ድመት አለኝ ስሟ ሉሲ ናት በጣም ወብና ጠንኮለኛ ናት በየቀኑ መመገብ አለብኝ። የውሃውን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድዳለች አንዳንድ ጊዜ በእግሬ ላይ ትተኛለች ሞቅታዋ ሰማኝኛል። ስትታመም ወደ ዶክተር እወስዳታለሁ ንጽህዋን መጠበቅ አለብኝ ሉሲ የቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ

የቪዲዮ ጥሪዎችን አሁን እየተለማመድኩ ናቸው። ከቤተሰብ ጋር ለመገናኘት እንጠቀማለን። ፊታችን ማየት ያስተስተኛል በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችን በቪዲዮዎች ናቸው። ሁሉም ከስራ ቤት እየሰሩ ይሆናል። ጥሩ የቤነ መረብ ግንኙነት ያስፈልጋል አንዳንድ ጊዜ ግንኙነት ይቆራረጣል ወይም ድምጽም ዝግየት ይኖራል። ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል ሰዎችን በእይታ ማየት ግንኙነትን ያጠናክራል ይህ ዘመናዊ የህይወት አካል ነው።

ባህላዊ ዳንስ መማር ጀምሬያለሁ። እስክስታ በጣም ውብ ነው። እግሮችን እና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል። እኛም እንደግማለን። በመጀመሪያ ከባድ ነበር። አሁን እያሻሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምናለን ባህላችን መጠበቅ አስፈላጊ ነው በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው።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

ባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃን ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን። ባህላችን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው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

የአትክልት ስራ ማድረግ እወዳለሁ። ትንሽ የአትክልት ቦታ አለኝ አተር እና ቲማቲም እዘራለሁ። በየቀኑ ውሃ እጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጥሎች ሲውጡ ደስ ይለኛል። አፈር መነቀስ የአካል ክፍል ነው። እጆቼ ቆሻሻ ይሆናሉ ግን ይሄ የትክክለኛ ስራ ነው አበባዎችም እዘራለሁ ቀለሞች ያስደስቱኛል የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያደረጋጋል የአትክልት ስራ መደሰትና ምርጥ

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግባር ጀምራለህ። ለውጥ አንዳንድ ጊዜ ከባድ ነው ግን መለማመድ አለብን። ቴክኖሎጂ ያለ ማቋረጥ ይለወጣል

ዛሬ የቡድን ስብሰባ አለን ሁሉም ሰራተኞች ይሰበሰባሉ አዲስ ፕሮጀክት መወያያም አለብን አለቃ የስራ ክፍፍል ያቀርባል እያንዳንዱ የተግባሩን ሚና ያውቃል። ሀሳቦችን ተለዋውጠን እናቀርባለን እንደንዶች ጥያቄዎች ይጠይቃሉ ሌሎች አማራጮቹን ይሰጣሉ ጊዜ ገደብ አጥብቀን መከተል አለብን። ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል። ስብሰባው ሰዓት ይወስዳል ግን ግልጽነት ያስገኛል ከዚያም ወደ ስራ እንመለሳለን። ተነሳሽነት ይሰማናል

ምሽት ላይ ቤተሰቡ አብረን እንበላለን ይህ የእለት የእለቱ ምርጥ ጊዜ ነው እናቴ ጣፋጭ ምግብ ታዘጋጃለች እህቶቼ እየረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን እያንዳንዱ የእለቱን ታሪክ ይነግራል አባቴ ይስቃል እናቴ ትከተላለች ወንድሜ አዲስ ነገሮችን ይናገራል እኔም የእለቴን ልምድ እጋራለሁ። እዚህ አብረን መሆን አይወዳለሁ ቤተሰብ የህይወት ማዕከል ነው። በየምሽቱ ይሄን እናደርጋለን

ዛሬ ትራፊክ በጣም ይበዛል ለሰአቱ ሀይል አልተንቀሳቀስንም። መኪናው ርጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ የምችሉት ነገር የለም። ሰዎች እያንዳንዱን እንነጋገራለሁ። ሌሎች ሙዚቃ ያዳምጣሉ እኔ ወደ ውጭ እመለከታለሁ። ፀሀይ በጣም ትቃጥለለች ሙቀቱ ይበዛል መዘግየቱ ያበሳጨኛል። ከስብሰባ ዘግይቼ እደረሳለሁ መልእክት መላክ አለብኝ። ትራፊክ ከከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻም ይንቀሳቀሳ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

ቅዳሜ በዓል ይቀርባል ምን ላድርግ እያሰብኩ ነው በሳምንቱ ደግሜያለሁ እረፍት ያስፈልገኛል ምናልባት ጓደኞችን እጋብዛለሁ። አንዲት ፊልም እንመለከታለን ወይም ወደ መናፈሻ እንሄዳለን የቤት እቃዎችን ላጸዳ እችላለሁ። ልብስ ማጠብ አለብኝ የታዘዙትን መጽሐፍት ማንበብ እፈልጋለሁ። አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ያልፋል እረፍት አስፈላጊ ነው። ለሳምንት መልሶ መሙላት መስራት አለበት።

የስራ ጊዜ ገደብ ይቀርባል ወጥረቱ እየጨመረ ነው። ብዙ ነገሮችን ማጠናቀቅ አለብኝ ዘግይቼ እሰራለው ቡና መጠጣት ጀምራለው አይምሮዬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም ሁሉም ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው። እርስ በእርስ እንበረታታለን ትንሽ ጊዜ ይቀረናል በደንብ መስራት አለብን ስህተቶች መኖር አይችሉም ጊዜው ስደርስ አፎይታ ይሰማኛል ግን አሁን መታገል አለብኝ።

እንጄ ለማብሰል የቤተሰብ ስራ ነው። መጀመሪያ ጤፍ መፍጨት አለብን። ከዛ በውሃ እናቅተዋለን። ሶስት ቀናት መጠበቅ አለብን ሲያፍርም ጥሩ ሽታ አለው። ምጣድ ላይ እንጎርፋለን። ትልቅ ክብ እመልከለሁ። በእሳት ላይ በፍጥነት ይበስላል። ጎን እንገለብጣለን። ከዛም በብጥ እንሸፍናለን። እንጀራ በየቀኑ እንጠቀማለን። ከወጥ ጋር ጣፋጭ ነው። ይህ የኛ ባህላዊ ምግብ ነው። ማብሰል ጥበብ ያስፈልጋል።

መጽሐፍ ማንበብ የሚወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ ታሪኮች አለም ይከፍታሉ ምናባዊ ቦታዎችን እንጎበኛለን አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያውላቃሉ ሌሎች ያስለቅሳሉ ሌሎች ያስቃሉ ለራሴዎች ብልህ ናቸው ቃላቸው ልብ ነካል። ምሽት ላይ ከመተኛትህ በፊት አነባለሁ ቤተመፃህፍት መሄድ እወዳለሁ። መጽሐፍቶች ጥበብ ይሰጣሉ ለተለያዩ አስተሳሰቦችን እረዳለሁ። ማንበብ አይምሮን ያነቃል።

የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉህ ይሰማኛል አለቃዬ ከእኔ ጋር ይቀመጣል የማለፍ ሰባት ወራትን እገመግማለሁ? ምን ጥሩ ሰርቻለሁ የት መሻሻል እችላለሁ? አንተ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑ ነገሮች ሊኖሩ ይችላሉ አመሰግናለሁ እና እቀበላለሁ። ግቦች ለሚቀጥለው ጊዜ አዘጋጃለሁ። የደሞዝ ጭማሪ ሊኖር ይችላል ወይ ምን አልባት አዲስ ዜናዎች? ይህ የእድገት እድል ነው። ከእርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው። በስራ ለመሻሻል ቆርጫለሁ

ጓደኞቼ በህይወቴ ውስጥ በጣም አስፈላጊ ናቸው። ከልጅነቴ ጀምሮ አንዳንዶች አሉ እርስ በእርሳችን እንረዳዳለን በችግር ጊዜ ያቀራርቡናል በደስታ ጊዜ አብሮ ይስቃሉ ምስጢሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን። ቡና እንጠጣለን ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል። እውነተኛ ጓደኞች እድለኛ አድርጉሃል። ከእነሱ ጋር መሆን ደስ ይላል

በስራ ለመጓዝ እየተዘጋጀሁ ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ ስብሰባዎች ተይዘዋል መዳረሻ ማረጋገጥ አለብኝ ቲኬቱ ተገዝቷል ሆቴሉም ተይዟል ሻንጣዬን ማሰባሰብ አለብኝ። የንግድ ልብሶች ማሸግ አለብኝ ላፕቶፔንም ማምጣት አለብኝ የሰኔዶች ቅጆቼን አዘጋጅቻለሁ። አውሮፕላኖች መስራት እችላለሁ አዲስ ቦታ ላይ ማየት እደሰታለሁ ግን ቤተሰበን እናፍቃለሁ የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል

ዛሬ ስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦችም እንዲሁ የተማሩ ናቸው። እርስ በእርስ ነው እንረዳዳለን የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክሎት ለስራ ያግዛል። የምቀጥለውን ሳምንት መተግበር እንጀምራለን ለወጥ አንዳንድ ጊዜ ከባድ ነው። ግን መለማመድ አለብን ቴክኖሎጂ ያለመቋረጥ

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ስራዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራስህን አስተዋወቂያለሁ ስለ ስራዬ ተናግሬያለሁ። ሌሎችም ስለ እነሱ ነግሮኛል የንግድ ካርዶችን ተለዋወጥን የምገርምም አጋጣሚዎች ሰማሁ። አንዳንዶች ምክር ይሰጡተኛል የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተግበር እንችላለን። ይህን እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው

ሳምንት ውሃ አጥረት አለ። በየቀኑ አይመጣም። በቦታው ላይ መሙላት አለብን። ማለዳ ላይ የሚመጣ ጊዜ እንጠብቃለን። ጄሪካኖችና ባልዲ ማዘጋጀት አለብን። ሁሉም ጎረቤቶች ይመጣሉ። ረጅም መስመር ፈጠራል። መጠበቅ ያሰለቻል ግን ምርጫ የለም። ውሃ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል። ለማጠብ እና ለማብሰል እንጠቀማለን። በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ።

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወደ እሱ ቀድኩ ብዙ አማራጮች አሉ ቀለሞችና ቅንጡዎች የተለያዩ ናቸው አንዳንዱን እሞክራለሁ ምቹ መሆን አለባቸው አንዳንዶች በጣም ይጠቡኛል። ሌሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ ይችል። ዘንድ ቆዳ ጫማ ጥሩ ጥራት አለው። ግን ዋጋ ወድ ነው። ስፖርት ጫማ ምቹ ናቸው ለመጨረሻ አንዱን መረጥኩ። ጥቁር እና ቀላል ቀድም ያሰበኝ

ፀጉሬን ለመቁረጥ ጊዜው ደርሷል በየወሩ እሄዳለሁ መስተካከል ያስፈልገዋል። የፀጉር አስተካካዬ ጥሩ ናት ምን እንደምፈልግ ታውቃለች አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች ከዛም ትቆርጠዋለች በመስታወት እመለከታለሁ። በዙሪያዬ ሴቶች ሌሎች ሴቶች አሉ የታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወትና ስራ ነን እንንወያያለን የሳሎን ጊዜ ማረጋጋት ነው። ከዚያም ፀጉሬ ደስ ይለኛል ንፁህና መስተካከል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

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥሯል ሁሉም እየጮሁ ናቸው። ግን ማድረግ የምትችሉት ነገር የለም። ሰዎች አንዳንዶችን ይነጋገራሉ ሌሎች ሙዚቃ ያዳምጣሉ እኔ ወደ ውጪ እየተመለከትኩ ነው። ፀሀይ በጣም ትቃጥላለች ሙቀቱ ይበዛል መዘግየቱ ያበሳጫል ለስብሰባ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ የከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል

ልብስ የማጥብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ። ያምኛል ነው መሸጥ መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቅላቸዋል። ሽቶዎቹ ደስ ይላል የምል ነው። ከደረቁ በኋላ እቀበላለሁ አንዳንድ ሌሶች እለብዳለሁ ንጹህ ልብስ መልካም ስሜት ይሰጣል ይህ የሳምንት ተግባሬ ነው። ሁሌም ማድረግ አለብኝ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

ልብስ የማጥበበት ቀን ሁሉ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ። በቀለም ለያያለሁ። ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ አሞኛለሁ። ሙሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ። ፀሀይ ያደርቃቸዋል። ሽታቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶች እለብዳለሁ። ንጹህ ልብስ መልካም ስሜት ይሰጣል። የሳምንት ተግባሬ ነው። ሁሌ መደረግ አለ

ለደንበኛ አቀራረብ እየተዘጋጀሁ ነው በመጪው ሳምንት ይሆናል ስላይዶች ማዘጋጀት አለብኝ መረጃ በግጽ መቅረብ አለበት። ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ እችልጥ። ዘንድ የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አከራረቡን እናሻሽላለን። በዓሉን በጣም አሳሳቢ ነው። ግን መዘጋጀት አለብን። ደንበኞች ሙያዊነት እንደምሰራ ማየት አለባቸው። በመጨረሻም ስኬታማ ይሆናል ተስፋ አደርጋለሁ